እሺ እንግዲህ የስራ ባልደረባ የሚለው ቃል ደግሞ ይሄ ጓደኛ ከሚለው የተለየ ትርጉም ያለው ትንሽ የተለየ በስራ በምትሰራው ስራ አካባቢ አብሮህ የሚሰራ ከስራህ ጋር ካንተ ካንተ ጋራ ተመሳሳይ ስራ የሚሰራ የመስሪያ ቤትህ ሰው የስራ ባልደረባ ይባላል። ስራው የመንግስትም ሊሆን ይችላል የግልም ሊሆን ይችላል። የስራ ባልደረባንም ሚባለው አብዛኛውን ጊዜ የሚነገረው ባልደረባ የሚለው ቃል ቢሮዎች አካባቢ ለሚሰሩ ሰዎች ነው የተለመደው። አብረን እንሰራለን ለምሳሌ ድንጋይ የሚሰሩ የሚያግዙ ሰዎች ሊኖሩ ይችላሉ። ለምሳሌ ድንጋይ ከመኪና ላይ የሚያወርዱ ወይም የተለያዩ ሸቀጦችን ከመኪና ላይ የሚያወርዱ ሰዎች በአንድ ላይ በህብረት የሚሰሩ ሰዎች ባልደረቦች ነው የሚባሉት። ግን የተለመደ አይደለም ቃሉ ቃሉ በአብዛኛው የተለመደው ቢሮዎችና መስሪያ ቤቶች አካባቢ አንድ አይነት ሙያ ላይ ተሰማርተው ወይም በአንድ መስሪያ ቤት ውስጥ በአብዛኛው ሙያው አንድ አይነት ባይሆንም አንድ መስሪያ ቤት ውስጥ ተመሳሳይ ድርጅት ውስጥ የሚሰሩ ሰዎች የስራ ባልደረባ ይባባላሉ ራሳቸው እርስ በእርሳቸው ማለት ነው። ባልደረባዬ ነው ካለ ጥልቅ ጓደኝነት ወይም በግል ጓደኝነት የለንም ነገር ግን በስራ እንገናኛለን በስራ ጓደኛሞችነን በስራ አንድ መስሪያ ቤት አብረን እንሰራለን ለማለት ተፈልጎ ሲሆን የስራ ባልደረባ ይባላል። ባልደረባዬ ናት ባልደረባዬ ነው የሚሉት ሰዎች ይሄ ማለት ምን ማለት ነው? ከጓደኝነት በላይም ከጓደኝነት በታችም ሊሆን ይችላል ምን ማለት ነው ከጓደኝነት በላይ ነው። እሷ ጋር እኮ ጓደኛ ነን በዚያም ላይ የስራ ባልደረባ ነን ይላል አንድ ሰው ጓደኛ ነን በዚያ ላይ የስራ ባልደረባ ነን ማለት ምን ማለት ነው? ከጓደኝነታችን ባሻገር እስራ ቦታችንም ላይ ተመሳሳይ የስራ ዘርፍ ነው ያለን አንድ መስሪያ ቤት ነው የምንሰራው እና ጥምረታችን የላቀ ነው ለማለት ሲፈለግ ጓደኛዬ ናት የስራ ባልደረባዬም ናት ተብሎ በድርብ ይነገራል ነው። እና ጓደኝነት እና የስራ ባልደረባነት ልዩነት እንዳላቸው ያሳያል። ጓደኛዬ ነው ካለ የስራ ባልደረባ ላይሆን ይችላል የተለያየ መስሪያ ቤት የሚሰሩ ስራም የማይሰሩ ሊሆን ይችላሉ ጓደኛ ሆኖ ይኖራሉ ጓደኛ ወዳጅነትነት ብቻ ነው የሚያመለክት ጥብቅ ወዳጅነትን የሚያመለክት አንዱ ለአንዱ ማሰብን አብሮ መጓዝን አብሮ መሄድን የተለያዩ ስራዎችን አብሮ ማከናወንን ሚስጥር መካፈልን የያዘ የግለሰቦች ግንኙነት ጓደኝነት ይባላል። ከዚህ ከግለሰባዊ ግንኙነት ባሻገር በስራ ቦታ አብረን የምንገናኝ አብረን የምንሆን ከሆነ ደግሞ ከጓደኝነትም በላይ የስራ ባልደረቦች ነን ይላሉ እና ሁለቱ ቃላት አንድ አይደሉም ማለት ነው። አንዳንድ ጊዜ ጓደኝነትም የስራ ባልደረባነትም አብሮ ሊሆን ይችላል አብሮ አንድ መስሪያ ቤት ይችላሉ ይሰራሉ ከዛም ባሻገር ጓደኛ ይሆናሉ። በአንድ መስሪያ ቤት ውስጥ እየሰሩ የማይተዋወቁ የስራ ባልደረቦች ይኖራሉ። የማይተዋወቁ ጭራሹኑ ተያይቶ የማያውቁ በተለይ መስሪያ ቤቱ እጅግ በጣም ሰፊ ከሆነ የስራ ባልደረባህን ሁሉንም አታውቅም የስራ ባልደረባ ማለት እዛ ስራ ቤት ውስጥ ያለ ወይም እዛ ማምረቻ ውስጥ ያለ ስራ እንዲሳለጥ የራሱን አስተዋጽኦ ለማድረግ ተቀጥሮ የገባ በሙሉ በአንድ ላይ የስራ ባልደረባ ነው። በአንድ ቢሮ የሚሰሩ ሊሆን ይችላል በተለያየ ቢሮ የሚሰሩ ሊሆን ይችላል በተለያየ ክፍል ውስጥ የስራ ክፍል ውስጥ የሚሰሩ ሊሆን ይችላሉ እነዚህ ጠቅላላ የስራ ባልደረቦች ነው የሚባሉት። ባልደረባዬ ነው ባልደረባዬ ነች ብሎ የሚያውቀው ሆኖ ሊናገር ይችላል ባልደረባዬ ነች ግን እስከዛሬ አይቻት አላውቅም። ሊል ይችላል በስም ብቻ የሚያውቀው ሊሆን ይችላል ስሙንም ላያውቀው ይችላል በአንድ መስሪያ ቤት የስራ ባልደረባ ሆኖ እየሰሩ የማይተዋወቁ ሰዎች ሊኖሩ ይችላሉና ይሄ ያጋጥማል። የስራ ባልደረባነት በአንድ የስራ ድርጅት ውስጥ አብሮ መስራት ማለት እንጂ ግዴታ ጓደኛ መሆን አይደለም። ነገር ግን አብዛኛዎቹ ይተዋወቃሉ አብዛኛውን ጊዜ ይታወቃል። በጣም ጥቂት ነው የማይታወቁም ሚያጋጠመው የስራ ባልደረባዬ ነች ማለት በአንድ መስሪያ ቤት ውስጥ በአንድ ስራ ክፍል ውስጥ ወይም በተለያየ ስራ ዘርፍ ውስጥ አብረን አንድ መስሪያ ቤት አንድ ድርጅት ላይ አብረን እንሰራለን ለማለት ስንፈልግ የስራ ባልደረባዬ ነች የስራ ባልደረባዬ ነው ይላል ማለት ነው። ከዛ ባሻገር ጓደኛ የሚለው ግን ጓደኛ ትንሽ የሚለይ መሆኑን ማስተዋል ያስፈልጋል። አንዳንዴ የስራ ባልደረባዬ ነው ሲባል ጓደኛዬ ነው ያለ የሚመስለው አለ ትንሽ የሚያምታታ ነገር ግን ጓደኝነት ከስራ ባልደረባነት የተለየ ባህሪ አለው። ግላዊ ጥምረትን ሚስጥር መካፈልን ይጠይቃል። የስራ ባልደረባነት ግን ስራን በተመለከተ ብቻ አብሮ በአንድ መስሪያ ቤት የሚኖርና የሚያወራ ማለት ነው ሲገናኙም ስለ ስራቸው ብቻ ነው ሊያወሩ የሚችሉት እና ይሄ ነው የስራ ባልደረባ ሚለው ትርጉም።

ወለድ የሚለው ቃል በአብዛኛውን ጊዜ ከገንዘብ ጋር በተያያዘ የሚነሳ ነው። ከዛ ባሻገር መውለድ መራባት መባዛት የሚለውን ትርጉም ይይዛል። መውለድ ወለደ ወለደች እየተባለ በአማርኛ ቋንቋ ይነገራል። አንድ ነገር የመርባትን የመብዛትን ለምሳሌ ሰው ልጆች ሲወልድ ወለደ እንላለን ወለደች እንላለን። ለወንድ ቢሆን ወለደ ይባላል ምክንያቱም የእሱም ዘር ጭምር ስለሆነ ልጁን የሚያስገኘው ወለደ እንላለን። ገንዘብ በተመለከተ ሲሆን ግን ወለድ እንላለን ወለድ ማለት አንድን ገንዘብ አንድን ብር ሊሆን ይችላል አንድ ቦታ አስቀምጠህ በማስቀመጥህ ምክንያት የሚገኘው ትርፍ ወለድ ይባላል። እስኪ ገንዘቤን እዚህ ቦታ ላድርገውና ይውለድልኝ ካለ ይራባልኝ ይባዛልኝ ማለት ነው ስለዚህ መውለድ የመራባት የመባዛት ቃል ነው። ስለዚህ ወለድ የሚለው ደግሞ ለገንዘብ ብቻ ነው የሚያገለግለው ገንዘብና ገንዘብ ነክ ለሆኑ ነገሮች ወለድ ወለድ አስብልሃለሁ ካለ በሰጠኸው ገንዘብ የሰጠኸው ገንዘብ ተጨማሪ ትርፍ ይዞልህ ይመጣል ማለት ነው። ትርፍ በገንዘቡን ለዛ ሰው በመስጠትህ ወይም ደግሞ ገንዘቡም እዛ መስሪያ ቤት በማስቀመጥህ ወይም እዛ ባንክ ውስጥ በማስቀመጥህ የምታገኘው ትርፍ ብር ወይም ተጨማሪ ገንዘብ ወለድ ይባላል። ያ ነው እንግዲህ በወለድ አስቀምጣለሁ ወለድ እከፍላችኋለሁ ይላል ለምሳሌ ባንኩ ወለድ እከፍላችኋለሁ ካለ ላስቀመጣችሁት ገንዘብ ለምሳሌ መቶ ብር ካስቀመጥክ በመቶ በአንድ አመት ወይም በአንድ ወር ውስጥ አምስት ብር ስድስት ብር አራት ብር ተጨማሪ አድርጌ እሰጥሃለሁ እንደማለት ነው ይባላል። የሚለው ቃል በሌላ በኩል ደግሞ በጣም በብዙ ጊዜ የሚያገለግልባቸው በበርካታ መንገዶች አሉ ወለድ አበዳሪ የሚባሉ ሰዎች አሉ። ወለድ አበዳሪ ማለት ከመስሪያ ቤት ከተቋም ውጭ አልፎ ግለሰቦች ሆነው በከፍተኛ ወለድ ከፍተኛ መጠን ያለው ወለድ በመጨመር ለሰዎች ገንዘብ የሚያበድሩ አሉና ያንን ገንዘብ የሚያበድሩ ሰዎችን ወደ አዲስ አበዱ ያንን ተበድሮ የማይሰራ ማለት በአንድ የምታገኘው ገቢ